ቡና መፍጨት በደንብ አውቃለሁ በደንብ እችላለሁ። እንደ ኢትዮጵያ ቡና ትልቁ የገቢ ምንጫችን ከመሆኑ ጋር ተያይዞ ሎካሊ የትኛውም ቤት ቡና ይፈላል። ዘጠና ዘጠኝ ፐርሰንት ኢትዮጵያውያን ቡና የመጠጣት ባህል አላቸው አንድ ሁለት ሶስቴ የቅጣት ልማድ አላቸው። አሁን አብዛኛው ጊዜ ወደ ከተማ የሚኖሩ ሰዎች ከቤት ይልቅ ውጪ የመስመር የጀበና ቡናዎች መስመር ብዙ ቡና ቤቶዎች ስላሉ ከዛ እንትን ይላሉ ይጠጣሉ እንጂ ሰብሰብ ብሎ ማህበራዊ ህይወት እየተዋራ የሚውድ የሚጠጣ አይነት ነገር ነው። እና ቡና መፍጨት በብዙ መንገድ ነው። አሁን ኤሌክትሪክ ማሽን ከመምጣት በፊት ቡና እኛ ምንፈጭ የነበረው በሙቀጫ ነው። ሙቀጫ እንሰራለን ከእንጨት እንጨት እንጨት ነው። ከበዛ ተወቅቶ ደቆ ለመጠጥነት ያገለግላል

ሀገራዊ ሙዚቃዎችን ኦልድ የሆኑ ትራዲሽናል ሙዚቃዎችን እነዚህ እነዚህ ምን አይነት ሙዚቃችን እ እወዳለሁኝ ከዚህ በከፍ ባለ ግን ጫጫታ እ የበዛበት ሙዚቃ ፈጽሞ አይመቸኝም። ትርጉሙ ለራሱ ምን ማለት እንደሆነ ሳይሰማ ሰው ዝም ብሎ ስለ ስለሚጨፍር እንደዚህ አይነት ሙዚቃ አይመቼኝም። እኔ በጣም ደስ ሚለኝ ሀገራዊ ሙዚቃዎች ሎካል ሙዚቃዎች ጸጥ ብለን ምናዳምጣቸው አይነት ሙዚቃዎች ናቸው የሚመቸው

ደሞዝ ከሃያ አራት እስከ ሃያ ስምንት ባለው በኢትዮጵያ አቆጣጠር። በነዚህ ወራት አገኛለሁ እንደ ሀገር አቀፍ በኢትዮጵያ የሚከፈለው በነዚህ ወራት በነዚህ ቀናት ነው እና ነው። እና አንዳንድ ኢምፕሎየር ተቀጣሪ ደሞዝ በእነዚህ ሰአቶች ይገባል። ያ ሰሞን ነው እንግዲህ ማንም ሰው እንደሚያውቀው የደሞዝ ሰሞን የሆነች ትንሽዬ ደስታ የምትመጣበት ደሞዝ ገባህ ብለን ሰርፕራይዝ ምንሆነበት ጊዜ ስላለው። ስለሆነ የደሞዝ ሰሞን የተለየ እንትን አለው።

በነገራችን ላይ አንዳንድ ጥያቄዎች ላይ አሁን ግልጽ እየሆንኩ አይደለም አትጠየቁ ለራሱ ግልጽ አይደለም ጠዋት ወይስ ማታ ሰው ነህ ምን አይነት ጥያቄ ነው? ስለዚህ ጥያቄዎች ክላሪፋይ ቢደረጉ የተሻለ ይመስለኛል። ጥያቄዎችን ጠዋት ወይስ ማታ ሰው ነህ የሚለው? ምን ማለት እንደሆነ ለማንኛውም ሰው ከባድ እንትን ነህ

መብራት ሲቋረጥ ላደርግ የምችለው በጊዜ መተኛት ነው እረፍት መውሰድ። አሊያ ደግሞ ሶላር ወይም ሻማ እጠቀማለሁኝ አስፈላጊ ከሆነ ሶላር ወይም ሻማ እጠቀማለሁ። ግዴታ መብራት የመጠበቅ እንትን ባህል የለም። እንደው አብዛኛው የኢትዮጵያ ማህበረሰብ መብራት ላይ ኮንፊደንስ ስለሌለው። ከትላልቅ ከተሞች ውጪ የሚያደርገው ተጨማሪ ሶላር አለው። ወይንም ደግሞ ሻማ ቤቱ ላይ አይጠፋም። እና ይህንን ያመራል ለስራ ለትላልቅ ስራዎች ከሆነ ግን አዎ እጅን ሰብስቦ መጠቀም ነው። አለም ትላልቅ ስሪ ፌዝ ጀነሬተሮችን መጠቀም

አዎ በአካባቢዬ በጣም ብዙ ድልድዮች አሉ፤ ሀገራዊ ባህላዊ በገበሬ የተሰሩ ድልድዮች አሉ ደግሞ ትላልቅ የመኪና ድልድዮች አሉ የመኪና ድልድዮቹ ዘመናዊ ናቸው ያው ሻይ መኪና ሎድ ማድረግ እንዲችሉ ሁነው የተሰሩ ናቸው የሀገራዊ ድልድዮች ግን ባላዊ ድልድዮች ግን በተለይ በገጠሩ አካባቢ የሚሰሩ ሲሆኑ ከእንጨት ነው የሚሰሩት እንጨት ትላልቅ እንጨት ይቆረጣሉ ከማዶ ማዶ ይጋደሙና መሃል ላይ እንጨት እየተረበረበ በቢስማር ይመታሉ ሚስማር ከሌለ ደግሞ ሌላ የሆነ ትራዲሽናል የሆነ አንድ የገጠሩ ማህበረሰብ የሚጠቀመው እነዚህን ነው እንደው አሁን በጣም በሚገርም ሁኔታ ጋሪ መንዳት ማሳለፍ ባጃጅ ምናምን ማሳለፍ የሚችል አይነት ድልድዮች በገጠሩ ክፍል እየተሰሩ ነው፤ ብዙን ጊዜ ሀገራችን የገጠሩን ክፍል የሚያሰቃየው የክረምት ጎርፍ ነው የክረምት ጎርፍ ሰውን ይወስዳል ለምሳሌ ሰው ገበያ ወጥቶ ወይም ደግሞ ዘመድ ሊጠይቅ ወይ ለቅሶ ወጥቶ ሲመለስ ዝናብ ይዘንባል እና የሆነ ቦታ አሳልፎ ሲመጣ መሃል ላይ ዝናብ ይዘንባል ያ ዝናብ ሲዘንብ ውሃው ይሞላል ውሃውን ቤቱ ለመድረስ ያሰበ ሰው እስኪ ገብቼ ልሞክረው ሲል በዛ ይዞት ይሄዳል እና ብዙ ጊዜ ሀገሪቱ ውስጥ ከፍተኛ የጎርፍ አደጋ ይከሰት ነበር የጎርፍ አደጋውም ግለሰባዊ ሰዎችን ይዞ የመሄድ ምናምን ነው።

የዝናብ ውሃ እኛ አካባቢ የመሳሰሉ ልምድ የለም ምክንያቱም በአካባቢው ውሃ እጥረት ያለባቸው አካባቢዎች ናቸው የዝናብ ውሃን ሰብስበው ለበጋ ወራት የሚጠቀሙት እኛ ጋር ግን ክረምትም በጋም ምንጭ ስላለ እንደውም ክረምቱ በጣም ይበዛል እንደውም በየት ባደረስነው ነው የምንለው አይወስናል አይው ውሃ ታች ውሃ ስለሚሆን ምንጮች ይበዛሉ እቤት ለራሱ የምንኖርበት ቤት ላይ ለራሱ ያው ገጠራዊ አኗኗር ስለሆነ ምንጮች የመውጣት እድል አላቸው እና የዝናብ ዉሃ መሰብሰብ ይሄን ያክል አያስፈልገንም ስለዛ እኔ የዝናብ ውሃ የመሰብሰብ ለምዱ የለኝም።

በጣም መሰረታዊ ጥያቄ ጊዜህን በደንብ ታስተዳድራለህ በቃ አልችልም ሁል ጊዜ እሞክራለሁ። እሞክራለሁ እሞክራለሁ አልችልም በቃ ሁል ጊዜ ይፈርስብኛል። ሁል ጊዜ ጊዜ በቃ አልቆ ነው የማገኘው ዛሬ ቀን ይሄንን አደርጋለሁ ብዬ ያሰብኩት ልጅ። ምንም ሳላደርግ ጊዜ አልቆ ነው የሚገኘው እና ከዚህ የተነሳ። በጊዜ ከጊዜ በጊዜ የተነሳ እኔ በጣም አማራሪ ሰለኝ አማራ አማራ አማራ ነው በቃ አዝናለሁ። ጊዜ እንዴት ያክል ጊዜ አባክናለሁ? እያሉ ሁል ጊዜ። በራሴ ላይ እንትን እላለሁኝ። እቆጣለሁኝ። ግን ያው ነው ነገም ተመልሶ ያው ነው ከነገ ወዲያም እንደዚህ ያጋጥመኛል። በቃ ጊዜ መጠቀም ያቅታኛል

የምወዳቸው መጽሐፎች መንፈሳዊ መጽሐፍቶችን እወዳለሁ፤ አልቦለድ ብዙ መጽሐፎችን አንብቤያለሁ ማለት እችላለሁ ኢትዮጵያ ውስጥ ያሉ ብዙ ልቦለዶችን በእኔ በኩል አልፎ ይሄዳሉ በዚህ ደግሞ በጣም እድለኛ ነኝ እነ እመጓዝ ጎራ መርበት አልጠም ሰበዝ የአለማየሁ ዋሴ መጽሐፍቶች እነ ዴርቶ ጋዳ ዣንቶ ዣራራ ሀባቶ ሀራሩ የወራት እክቡር ድንጋይ እነቱ እነዚህ እነዚህ የስማአካ ወርቆ መጽሐፍቶች እና የተቆለፈበት ቁልፍ ሌላ ሰው የዶክተር ዳዊት ወንድማግ የማን የዶክተር ምህረት ደበበ መጽሐፍት እና አለመኖር የዶክተር ዳዊት ወንድማገኝ መጻይፍቶች ሌሎችም እነዚህ እነዚህ መጽሐፍቶች የማንበብ እድል አለኝ፤ መንፈሳዊ መጽሐፍት ግን በተለይ የመጽሐፍ ቅዱሳዊ ይዘት ያላቸውን የትኞቹን አይነት መጽሐፍቶች እነ ሀመር መጽሄቶችን ስምዓ ጽድቅ ጋዜጣ ጉባኤ ቃናት ትንንሽ መጽሐፍት እንትን ምንድነው እሱ የሚባለው ጋዜ መጽሄቶችን የማንበብ እድሉ አለኝ እና ሁሉንም እወዳቸዋለሁ ይሄኛውን እወዳለሁ ይሄኛውን አልወድም ብዬ ለመፈረጅ ለራሱ እስኪከብደኝ ድረስ መጽሐፍቶችን በደንብ እወዳለሁ አጥብቄ አነባለሁ ደግነቱ ጋር ትልቅ እንትኑ ግን የሚያሳዝነው ነገር ግን ከዚያ መጽሐፍ ውስጥ የያዝኩትን ነገር ማወቅ አለመቻሌ ይሄ በጣም እንደ ትልቅ ደካማ ጎን ይወሰዳል ግን ይሄ ደግሞ እንትን የሚል ነገር ነው አንድ ሰው መጽሐፍቶችን አንብቦ ሁሉ እንዲይዛቸው አይጠበቅም የትኛው እንደተቀመጠ የትኛው እንዳልተቀመጠ ሌላ ጊዜ ወደ ስራ ሲያወጣው ነው የሚያውቀው መልካም ነው ቡጉ ነው መልካም ነገር ለማስተማር ከዚያ መጽሐፍት የወሰዳቸው ነገሮች ውስጡ ላይ ስራ እየሰሩ ያገኛቸዋል ክፉ ነገርም ቢሆን ክፉ ነገር እንዴት ትሪት ማድረግ እንዳለበት ከዚያ መጽሐፍት ውስጥ የወሰዳቸው እውቀቶች ተቆጥረው ተሰፍረው ባይገኙ እንኳን ስራ ላይ ግን ይወጣሉ ይገለጣሉ። ያነበበ ሰው ከሩቅ ይለያል በአነጋገር አነጋገርህ ይገልጥሃል ብለዋለች የቅዱስ ጴጥሮስን ያቺ ሴት እና ልክ እንደዛ ያነበበው ሰው ካነጋገሩ ይገለጣል

መዋኘት እችላሎው ዋኝቼ ነው ያደግኩት በሚገርም ሁኔታ ኢትዮጵያ ውስጥ ገጠር ስትወለጂ በተለይ ደጋማ ክፍሎች ላይ ገጠር ስትወለድ። ትልቁ እድልህ ዋኝቶ የማድረግ ነው። ያው ከብቶችን እያገድክ ከውሃ ማዶ ከሆነ ዝናብ ዘንቦ የምትመለሰው ጎርፍ ትላልቅ ወንዞችን በዋና ቆርጠህ ተሻግረህ ነው። ከከብቶቹ ጅራት ጋር ተከታትለህ የመግባት እድል ስለሚኖር ብዙን ጊዜ ሳትስፋይድ ያልሆነም ቢሆን የዋና እንትን እውቀት ሊኖርህ የሚችለው። በዛ በዛ ነው ወይም ደግሞ በአካባቢ ሀይቅ ሲኖር ሀይቅና ትላልቅ ኩሬዎች ሲኖሩ እዛ ስለሚዋኝ ያው ዋና ማንኛውም ሰው የመቻል እድል ይኖራል። የከተማ ልጆች በ በመዋኛ ገንዳዎች ነው የሚለምዱት እና ገጠር ደግሞ ልክ ቅድም እንዳልኩት በብዙ አጋጣሚዎች የመልመድ እድል አለ። እኔም ከእነዛ እድሎች ውስጥ አንደኛው በአንደኛው መስመር ውስጥ ያደኩ ሰው ነኝ

ባዶ እግር እየተራመድኩ ነው ያደኩት አሁንም በባዶ እግሬ እየተራመድኩ ነው ማለት ይቻላል። ስሪታችን እንደዛ ነው። ብዙም ለ ሽፍን ጫማ እንትን ያለን አይደለም። ኢኮኖሚካሊም ሊሆን ይችላል፤ ደግሞ ኢንቫይሮመንታሊ ፍሬምድሊ ስለምንኖርም ሊሆን ይችላል። አብዛኞቻችን ለባዶ እግር የተቃረበ ነጠላ ጫማ ነው የምንለብሰው፤ እና እንደ እንደዛ ነው። ባዶ እግሬን መራመድ፤ እንደውም ሰው እያረሰ ከነጫማው አይገባም፤ ሰው እህል እየወቃ አውድማ ላይ እህል እየወቃ እያበራየ ከነጫማው አይገባም፤ ባዶ እግሩን የመግባት ግዴታ አለበት። እና ከዚህ ከዚህ አንፃር ሰው አብዛኞቻችን ባዶ እግር የመሄድ ልምድ አለን። እኔ በተለይ እስካሁን ድረስ ባዶ እግሬን በደንብ መሄድ እችላለሁ። የትኛውንም የትኛውም ቦታ ላይ ለምን ጠጠር አሸዋ የተደፋበትም ቢሆን ባዶ እግሬን መሄድ እችላለሁ። በዚህ በዚህ አንዳንዴ በጣም ቀበጥ የሆነ አኗኗር ቀበጥ የሆነ አስተዳደግ አለማደጌን አመሰግነዋለሁኝ።

ስልጠና እወድሃለሁ የሰው ልጅ ስልጠና ማለት አንድ ሰው ስለ አንድ ጉዳይ በደንብ ስፔሻላይዝድ አድርጎ አምብቦ ተዘጋጅቶ ከየመጽሐፍቶቹ ሰብስቦ የሚያዘጋጀው ሰነድ ስለሆነ። ከዚህ በተጨማሪ ደግሞ የሰውየው ክህሎት የስራ ልምድ የተጨመረበት ሀሳብ ስለሆነ ስልጠና አንድ ሰው ብዙ ብዙ ጥረት ሊያገኝ የሚችለውን በአንድ ጊዜ ሰብሰብ አድርጎ የማግኘት እድል ያለው ነው። እና ስልጠና እጅግ በጣም አስፈላጊ ነገር ነው። በየትኛውም ዘርፍ በየትኛውም ዘርፍ ስልጠና ጥሩ ነገር ነው። ምክንያቱም ብዙ ሰዎች ብዙ የደከሙትን ልምድ ስለሚያካፍሉ ሴሶችን ያክል ብዙ ሳይደክም ያን ነገር ማግኘት ይችላል። ከዛ የተነሳ ደግሞ ሰውየው ሞቲቫይ ሞቲቬትድ ይሆናል። በነገሮች እንደዚህ ይታያል እንዴ? እኔ እንደዚህ አላሰቡትም ነበር እኔ ይሄንን ማድረገው በዘልማድ ነበር ለካ እንደዚህም አይነት እጠቀማለሁ ብሎ እእ ለዚያ ነገር በደንብ ተነሳሽነት እንዲኖረው የሚያደርገው ነገር ነው። ስልጠና በቃ። በአጭር ቃል ግለጸው ቢባል? ትልቅ ማገዶን ወይም ትልቅ ክምርን ለማንደድ የምታገለግል ትንሽዬ ክብሪት ናት ብዬ ነው የማስበው። ህሊናችን ውስጥ ጭንቅላታችን ውስጥ ያለውን ነገር መቀስቀሻ ነገር ነው።

ምን አይነት ሳሙና ትጠቀማለህ? ገበያ ያመጣቸውን ሁለት አማራጮች አሉኝ ማለት ሳሙናን ለመጠቀም ሁለት መስፈርት አለ አንደኛው ዋጋ ነው ሁለተኛው ደግሞ የሳሙናው መጠንና ጥራት ነው። ከዚህ አንፃር ዲቫ ሳሙናን አብዛኛውን ጊዜ እንጠቀማለን ለሰውነታችን ላክስ ወይም ላይፍ ቦይ አዘርዋይስ ዱሩ ሳሙና እጠቀማለሁ። እና የሳሙና የምጠቀመው ቅድም እንዳልኩት እንደኛው ዋጋ ነው ሁለተኛው ደግሞ ትልቅነቱ ነው። ከዋጋ አንፃር ለልብስ እና። እኔም ደግሞ በበረኪና ተዘፍዝፎ መቆየት ከዛ ይጸዳሉ እንጂ በሳሙና ስለፈተግናቸው ንጽጽ ልብሶች ቤት ከጥጥ የሚሰሩ። ይሄ ምንድነው? ሎካል ሜድ የሚባሉ አለ አይደለ ሀገር ቤቱ ይዘው ማሽን ፋብሪካ ትላልቅ ፋብሪካዎች ሳይነኳቸው የጎጆ ኢንዱስትሪ ፋብሪካዎች በእነዚህ ብቻ የምንሰራቸው ለሰዎች በዚህ መልኩ ነው። ምን ልናጸዳቸው የምንችለው እና እንደ ልብሱ ሁኔታም ሌላ ተጨማሪ መስፈርት ሊሆን ይችላል። ሳሙና መርጠው እንደ ልብሱ ሁኔታ ልብሱ ይሄን ለዚህ እንደዚህ ለብት የሳሙራ ይስማማል አይስመማም? የሚለውን እንትን መስፈርት አድርጌ ልመርጥ እችላለሁ። እና እንደ ጊዜው እንደ ሁኔታው ነው የሳሙና ምርጫዬ የሚወሰነው ኪሴ ውስጥ ጥሩ ብር ካለ። እና የዛን ሰሞን በጀቴ አሉት ያደረኩት በጀት ላይ በቂ ከሆነ የተሻለና ጥራት ያለው ሳሙና ገዛለሁ። ደግሞ ምንም ወደ የኪሴ ብር እያሽቆለቆለ የሚመጣ ከሆነ መለስተኛ መለስተኛ ዋጋ የሚሸጡ ሳሙናዎችን እገዛለሁ እነዛንም ዋይዝሊ እጠቀማለሁ።

የዛሬ አየር ሁኔታ ወደ ወርሃ በጋ ገብተን የለም ሞቅ ያለ ነው። እንደውም ከዛ የተነሳ ግዴታ ጥላ አካባቢ ነው የምንውለው ቤታችንንም በዛ ጥላ አካባቢ ያሉ ቤቶች ላይ መኖር ሁሉ እስክንመርጥ ድረስ የዛሬው የአየር ሁኔታ ሞቀታማ ነው። በትክክል ስንት ዲግሪ ሴንት ግሬድ እንደደረሰ? ባላቅም እጅግ በጣም ግን ሞቃታማ የሚባል ነው። ሞቃታማ ሲባል በነ አፋር ሙቀት ልክ አይደለም። ከዛ ቀዝቀዝ ባለ እዛ አካባቢ አፋር የሚኖሩ ሰዎች ቢመጡ እዚህ ሊታመሙ የሚችሉበት አይነት ቅዝቃዜ ያለው ሌሎች ደግሞ ወደ ደጋ ወደ ደብረ ብርሃን እንጅብራ አከባቢ ያሉ ሰዎች ደግሞ ቢመጡ እጅግ በጣም ሞቀን የሚሉበት አይነት አየር ንብረት ነው ያለው። ከፍተኛን አየር ሙቀት ወረድ ከዝቅተኛ የአየር ሙቀት ከፍ ያለ። ሞቃታማ አካባቢ ላይ ነው ሞቃታማ አየር ነው የዛሬው የአየር ሁኔታ ይሄ እንደ እንትን እኔ አሁን ከደጋም መጥቼ ሊሆን ይችላል። ይሄ የአየር ንብረት ሊሞቅ ሞቀኝ ከበደኝ ያልኩት እንጂ አካባቢው ማህበረሰብ ኖርማል የአየር ንብረት ሊሆን ይችላል። ለኔ ግን እንደ አጠቃላይ ሞቅ ያለ አየር ንብረት ነው። ከዛ የተነሳም ቀዝቀዝ ያሉ ቤቶች ላይ በተለይ ህንፃ ስር ህንፃ ግራውንድ ላይ የመዋል እንትኔ ሰፋ ያለ ነው።

በዚህ ቅዳሜና እሁድ። በሚገርም ሁኔታ ዛሬ ነው የቀጣይ ቅዳሜና እሁድ እቅዴን የቀየርኩት ዛሬ ሀሙስ አይደለ አ አንድ ጓደኛዬ ደውሎ የሆነ ነገር እንዳደርግለት ሲያስገድደኝ እኔን እቅድ ሰርዤ የሱን እቅድ ነው ልሳራ ያሰብኩት። ቅዳሜ አንዳንድ የሚገዛዙ ነገሮች እና ለሱ የሚላኩ ነገሮችን ገዝቼ እልካለሁ ወይ እሁድ። ተመልሼ ወደ ስራዬ እገባለሁ እና በዛ እንደዛ ነው የዚህ ሳምንት ቅዳሜና እሁድ እቅዴ በተለይ ግን ላነባቸው ያሰብኳቸው የመጽሐፍ ቅዱስ ክፍሎች አሉ እንደዚያን አንብቤ ብጨርስ ደስ ይለኝ ነበር። ግን አንዳንዴ ለሰው ተብሎ የራስ ፍላጎት ይገደላልና ለዛ ያሰብኩትን እቅድ ሰርዤ ሌላ አቅድ ነው ያቀድኩት።

የትኛውን በዓል ትወዳለህ? የትንሳኤ በዓልን የትንሳኤ በዓል በጣም ጥልቅ መንፈሳዊ እንትን ያለበት ነው ትርጉም ያለበት በዓል ነው። በሌሎችም የክርስቶስ የአምላካችን የመድኃኒታችን የኢየሱስ ክርስቶስ በዓላትና ልደትና ጥምቀት እጅግ ጥልቅ ትርጉም ያላቸው ቢሆኑም እነ ስልክ እነ ስቅለት ትንሳኤ ግን የመጨረሻው ድህነታችን የተፈጸመበት ቀን ነው። የሰው ልጅ በፋሾ በስባሽ የተሰራ ሰውነት ውስጥ ነበረ በክርስቶስ በኩረ ትንሳኤነት ግን ትንሳኤነት ትንሳኤያችን ታውጆልናል። በክርስቶስ አካሎች ሆነናል አሁን የምንሞተው ለመፍረስ ለመስበስ አይደለም በአዲስ ትንሳኤ ለመነሳት አዲስ ሰውነትን ለመልበስ ነው። አንተ በምን በሚፈርስ በሚመሰብስ ትዘራለህ በማይፈረስ እና ህያው በሆነ ስጋ ትነሳለህ ብሎ ቅዱስ ጳውሎስ እንደተናገረው። የድህነታችን መጨረሻ በአዳም ምክንያት ተፈርዶብን ወደ ሲኦል እንወርድ የነበረው መቃብር ይዞ አፍርሶ አፍርሶ ያስቀረን የነበረው ያስቀረን የነበረውን ስጋ ስጋችንን ለብሶ ከእመቤታችን የተወለደው ኢየሱስ ክርስቶስ። ልደት ምንድነው? የስጋችንን ለብሶ ኢየሱስ ክርስቶስ ዳግም ልደታችንን ያወጀበት እለት ስለሆነ ትንሳኤን እወደዋለሁ። ሃይማኖታችን ፍጽምት የሆነችው ክርስቶስ ባይነሳ ኖሮማ ምኑን ምኑን ሃይማኖት ምኑን ክርስቶስን አምላክ ብለን ተቀበልነው ሞትን አሸንፎ መነሳቱ መሰቅ በአፍረተ መስቀል ታግሶ ጠላትን ድል ማድረጉ። እነዚህ እነዚህን ነገሮች የምናስታውስበት ቀን ስለሆነ። በተለይ በእለተ አርብ ሲያዝ አምላካችን ተይዞ ሲሰቀል ያዘኑ የተከዙ ሐዋርያት እናቱ እመቤታችን ሌሎችን ቅዱሳት አንስት ፍጹም ደስ ያላቸው ቀን ስለሆነ። ትንሳኤን በእነሱ ደስታ ልክም ባይሆን እኔ ደስ ብሎኝ ወድጄው አከብረዋለሁ።

በሰአት የመድረስ ብቻ ሳይሆን ከሰአትም ቀድሜ የምደርስ ሰው ነኝ። ሰው ቀጥሮኝ ሲያስጠብቀኝ በጣም ነው የምበሳጨው በቃ። እኔ አይ ዶኖ ለቀጠሮ ጉጉት ስላለኝ ይሁን ወይም ደግሞ በሰአት የመግኘት ጥቅሙ ገብቶኝ ይሁን ያንን እርግጠኛ አይደለሁም። ግን ከሰአቱ እንደውም የሆነ ሰዓት ቀድሞ። ጉዳይ ከሆንን ለዛ ጉዳይ መግቢያ ወሬ እያወሩ መቆየት ደስ ይለኛል። ለምሳሌ አንድ መርሃ ግብር ተይዞልኝ ከሆነ ከዛ ሰዓት በፊት ቀደም ብሎ ተገኝቶ መርሃ ግብርን ከሚያስኬዱት አካለ ጋር አንዳንድ ነገሮችን እያወሩ መቆየት ስለመርሃ ግብሩ ምን አይነት ይዘት ቢኖረ ያለው ነው ወይስ ደግሞ እኔ ከሆንኩኝ ምዕራፍ ግብር አቅራቢው ምን አይነት ምን አይነት የተሻለ ይዘት ቢኖረው ምን አይነት ይዘት ቢኖረው የተሻለ የሆነ ሚሉ ነገሮችን እ ምን እያወሩ መቆየት ደስ? ስለሚለኝ ከሰአቱ ቀድሜ እገኛለሁ። ወይም ይሄ ደግሞ በነገራችን ላይ ጥሩ ጥቅም ያለው ነገር ነው። በሰዎች ዘንድ ተወዳጅነት እና አክሴፕታንስን ያተርፍልኛል። ሰዎች እንዴው ከጠበቁኝ ቀድሜ ካልተገኘሁና ከሰአት በኋላ ዘግይቼ እምመጣ ከሆነ ለዛ መርሃ ግብር ወይም ለዛ ሰው ያለኝ እንትን ፍላጎት በጣም ደካማ አይነትን ነው ሚሆነው። እንደዛ አይነት ስሜት ሰውየውም እንዳይሰማው የግዴታ ቀድሞ መገኘት ያስፈልጋል። መሆንም ያለበት እንደዚህ ነው የሀበሻ ቀጠሮኝ የሚባል ነገር አለ አይደል? የሀበሻ ቀጠሮ የስንፍናችን መገለጫ መሆን የለበትም። የቅድስና የመልካምነታችን የጥሩ ሰውነታችን የጥሩ ሰውነታችን መገለጫ መሆን ያለበት በሰአቱ መድረስ ነው። ሜይቢ ፈረንጅ በተሻለ ቀድሞ ስለሚገኝ ሰዓት ስለሚያከብር ቀጠሮ ስለሚያከብር ላይሆን ይችላል። ግን አንዴ የወጣለት ስም የሀበሻ ቀጠሮ። ከመባል ከፍ ብለን መሄድ ያለብን ይመስለኛል። ከዛ በሰአቱ እደርሳለሁ። ከቻሉ ግን ቀድሜ እደርሳለሁ።

ሁሌም ምግብ የተበላባቸው ሳህኖች የግዴታ በቃ መታጠብ ያለባችሁ ጥያቄ የሌለው ነገር ነው። እና ታጥቦ ካልተቀመጡ ያ የተበላበት ምግብ የሆነ የምግብ ትርፍራፊ ካለበት ይደርቅና ኋላ ለማጥብ ለራሱ ያስቸግራል እና በጊዜው ነው መታጠብ ያለበት ለኮን ለኮንታሚኔሽን ለብክለትም ይጋለጣል። ሳህኑ ላይ የመቆየት እድል ምግብ የመቆየት እድል ካለው ሳህኑ ሳህኑ ላይ ኮንታሚኔሽን ይፈጠራል። ለበሽታዎች የመጋለጥም እድል ስለሚኖር በሰአቱ መታጠብ ያለበት ይመስለኛል እኔ የማደርገው እንደዚህ ነው። ምግብ እጨርሳለሁ ምግቡውን በደምብ ከጨረሱ በኋላ ቀጥሎ ያለ ስራዬ ማጠብ ነው። አጥቤ በስነ ስርዓት አስቀምጣቸዋለሁ ኃላ ስመጣ ለራሱ ስጠቀማቸው ደስ እያለኝ ነው የምጠቀማቸው ሳይታጠቡ ቆሽሾ ከቆዩ ግን ለመጠቀም ለራሱ የሚሰለቹ አይነት አስጤሊታ አይነት ስሜት። ስለሚሰማኝ ቀድሞ መታጠቡ ማንም ሰው ይወደዋል ግን አንዳንዴ ስንፍና በቃ ማታ አጥባለሁ። በቃ ነገ አጥባለሁ በተለይ ብዙ እቃ ያለበት ቤት ብዙ ሳህን ያለበት በቃ ይቺን ነገ አጥባታለሁ አንዴ ሰብስብ ባድርጌ አጥባለሁ። እያሉ ሳህኖችን የነገ የነገ የነገ የነገ ሁሉንም ጨርሶ ኡፍ ዛሬ ከማጥብ ብሎ እንደው ጾሙን የማደር እድል ሁሉ ያለው ሁኔታ አለ። እና በጊዜው መታጠብ ለሌሎችም ሌሎችም እንደ ኮመንት እንደ ምክር ቢወስዱት ደስ ይለኛል። እኔ የማረገው ይሄንን ነው በጊዜው አጥባለሁ በጊዜው አስቀምጣለሁ

በእጅ መሸመን አልችልም በእጅ መሸመን ብችል ደስ ይለኛል፤። ምክንያቱም ቀለል ያለ ጥቅም ነው እና ልብሶች ሁሉ ራሱ ዱሬብል ይሆናሉ። በርግጥ በኬሚካል የተነከሩት እና በሌተስት ማሽኖች የተሰሩት ጠንከር የማለት እድል ቢኖራቸውም ግን ለአጠቃቀም ቀላል ነው በሊስት ፕራይስ ነው የምናገኘው። በእጅ የተሸመኑ ልብሶች የተለየ ውበት አላቸው፤። ከዚህ ከዚህ አንፃር በእጅ መሸመን ብለምድ ለራሱ ደስ ይለኛል ብለምድ ደስ ይለኛል። ያው የሚያሳዝነው ግን አልችልም ለመልመድ ደግሞ ቀላል ነው። ፍላጎት ጉዳይ ነው እንጂ ይሄን ያክል በጣም ጉጉት ካለኝ ያው እንደምለምድ ተስፋ አለኝ ብዬ አስባለሁኝ